እድለኛ ነገር አለህ? በተለይ እኔ እድልን በምጠራው እድል ነገር የለኝም። በርግጥ እኔ እድልን ከነገር ወይም ከአንድ እቃ ጋር አልጠራም። አንድ እድል በትጋት፣ በእምነትና በጥንቃቄ የሚመጣ ነገር ነው። ስለዚህ ነገር ግን እድለኛ ነገር ብዬ ብናገር የምትተማመንበት ነገር የራሴ ትጋትና ጽናት ነው። እንጂ በሆነ አጋጣሚ የሚገኝ እድልን ወይም ያንን እንደ እድል አልቆጥርም። ለዚህ ችግር ሲመጣ መተው ሳይሆን መፍትሄ መፈለግ በራሴ መተማና በማስተማር መማር እነዚህ ነገሮች ናቸው። ለእድል የሚፈጥሩት በአጠቃላይ እኔ እድለኛ ነገር እንዴ እቃ ሳይሆን እንዴ አመለካከት እመለከተዋለሁ። መጥፎም ጥሩም ነገር ሊያጋጥም ይችላል። መጥፎውንም ያው ችግሩን ለመፍታት መጣር ነው። ጥሩ ነገር ሲመጣ ደግሞ እንደ ጥሩ አጋጣሚ ተጠቅሞ የወደፊት እድልን ማሳየት ነው።

ሹራብ መስፋት ትችላለ? ሹራብ መስፋት አልችልም። የተሰሩ ወይም የእጅ ስራ የተሰሩ ሹራቦችን ግን መልበስ አወዳለሁኝ። በጣም የሚመቹና ለሙቀትም ለምቾትም የሚሆኑ ስለሆኑ እነሱን ለመልበስ እመርጣለሁኝ ምቹም ይመቹኛል። እንጂ እኔ በሙያው ወይም ደግሞ ሹራብ የመስራት ችሎታውም አቅሙም ሞክሬውም አላውቅም ስለዚህ በአጠቃላይ ሹራብ መስፋት አልችልም።

የምትወደው አትክልት ምንድነው? የምወደው አትክልት ቀይ ስር ጎመን ያበሻ ጎመን ጥቅል ጎመን ቆስጣ ሰላጣ የመሳሰሉትን አትክልት ዝርያዎች እወዳለሁኝ በተለይ ምሳ ሰዓት አካባቢ በትክክል ተዘጋጅተው ቢቀርቡ የምወዳቸው ምግቦች ናቸው። ስለዚህ የምወዳቸው የአትክልት መኖር በተለይ ሀበሻ ጎመን እና ቀይ ስር እጅጉን እወዳለሁኝ። ስለዚህ በጥቅሉ አትክልት እወዳለሁ አትክልት ተመጋቢ ነኝ።

ምን አይነት ዳቦ ትወዳለህ? ዳቦ እወዳለሁኝ። በተለይ የኔ እዚህ አገር ባህል የሚደፋ የድፎ ዳቦ የሚባለውን በጣም እወዳለሁኝ። ይሄ የኛውን ያነባበረው ዳቦ ዱፎ ዳቦ ቂጣ የመሳሰሉትን በባህል የሚደረጉ የዳቦ አይነቶችን እጠቀማለሁኝ ወይም እወዳለሁኝ። ስለዚህ እነሱን ነገሮች በአብዛኛው አዘውትሬ እጠቀማለሁኝ። እወዳቸዋለሁ። ስለዚህ በባህላዊም የሚዘጋጁ በተለይ የውሃ ዳቦ ምሳ ስሜ ተብሎ የሚጠራው በብዙ ጊዜ የሚመቸኝ ዳቦ እወዳለሁ